ስልጠና ትወስዳለህ ይላል ጥያቄው? እንግዲህ ስልጠና በብዛት የምትጠቀምበት ሰዓት ነበረ ስልጠና ቶሎ ወደ ስራ እንድገባ ወይም ደግሞ የስራውን ሁኔታ በቀላሉ መንገድ እንድትወጣው ያደርግሃል። ምናልባት አንተ እኔ የሄድኩበት መንገድ በሌላ ከሆነ። አቁአራጭ በጣም ረጅም ርቀት ምያስኬድ መንገዱን በአጭር አቁአራጭ መንገዱን አሳይቶ በፍጥነት ያለምንም ጊዜ መውሰድ ያለምንም ጉልበት መፍጀት ያለምንም በጣም መታከት ያለምንም መድከም። በፍጥነት ውጤታማ እንድንሆን በፍጥነት ያሰብነውን ነገር እንድናሳካ በፍጥነት የተሻለ ነገር እንድናገኝ ያደርገናል። እና ይሄ ነገር በጣም አሪፍና ወሳኝ ነገር ነው ብዬ አስባለሁ። እና ስልጠናን እወስድ ነበረ የምወስደው በምንድነው በኔትወርክ ማርኬቲንግ ነው። እና እዛ ላይ ያሉ ስልጠናዎች በጣም በጣም በጣም እጅግ በጣም ጠቃሚ ስልጠናዎች አሉ። በዛው ልክ ደግሞ እስር ስር አድርገው ከዛ ውጪ ምንም እንዳታስብ። ማለት በቃ ያ ብቻ እንደሆነ ሌላ አማራጭ እንደሌለ የተሻለ አማራጭ እሱ ብቻ እንደሆነ እንድታስብ ያደርጋሉ። እንጂ ከዛ ውጪ በጣም ቤስት ናቸው በጣም አሪፍ ናቸው። እዛ ላይ የምወስዳቸው ስልጠናዎች እውነት ለመናገር በጣም ሰርተውኛል ብዬ አስባለሁ። ስለዚህ ስልጠና በጣም መውሰድ ያስፈልጋል። ይሄ መዛል ምንድነው? ይሄ ቁልፍ አለና የቤት ቁልፍ ይዝጋል። ሲዝግ እዛ ጋር ምንድነው? ወይን ጋዞ ወይን ዘይት ይጨመርበታል ያ ሲጨመርበት ያ የተዛዛገው ይወጣና አዲስ ይሆናል ማለት ነው። እንደ አዲስ ልክ እንደዛ እንደ አዲስ ሆነን እንድንሰራ አይምሮአችን እንዲሰራ እንዳይዝግ። ልብሳችን እንደም ይሄ ልብሳችን ወይም ደግሞ አናታዊ አካላችን ይሄ ስጋችን እንደሚቆሽሽ ሁሉ አእምሮአችንም ይቆሽሻል። እና የቆሽሽ አእምሮአችን ጽድት ብሎ ስራ እንድንሰራ የሚያደርግልን ስልጠና ነው። እና ስልጠና ወስዳለሁ ስልጠና በጣም አስፈላጊ ነው። ሁሉም ሰው መውሰድ እና በስልጠናው መሰረትም መስራት አለበት ብዬ አስባለሁ

የተበላሸ ነገር ማስተካከል ትችላለህ? ይላል እንግዲህ የተበላሸ ነገር ማስተካከል በጣም ጥሩ ነገር ነው። የሚስተካከሉም የማይስተካከሉ ነገሮችም አሉ። የተበላሸን ነገር ለማስተካከል በጣም የምትችል አንድ ጓደኛ አለችኝ እኔም እሞክራለሁ። ከመቶ ሰባ አምስት ፐርሰንት የተበላሸን ነገር ለማስተካከል እሞክራለሁ። ምንም ነገር ቢሆን ይበላሻል። ስራ ሊበላሽ ይችላል ከሰዎች ጋር ያለ ግንኙነት ይበላሻል ብዙ ነገር ይበላሻል። እና በህይወት አጋጣሚ ሰው ነህና ሰው ይሳሳታል። ማንም የማይሳሳት የለም ይሳሳታል። ስህተቶችን የተበላሸ ነገር ማስተካከል ደግሞ የትክክለኛ የሰውኛነት ባህሪ ነው። እና የተበላሸ ነገር ለማስተካከል እሞክራለሁ። የተበላሸ ነገር ማስተካከል ደግሞ ጥቅሙን አውቄያለሁ። ይህንን እንዴት አውቅሽ ከተባለ እጅግ በጣም ብዙ ነገሮች ተበላሽቶብኝ ስለሚያውቁ ነው። የተበላሹ ነገሮችን ለማስተካከል ካላወራን ካላስተካከልን ካልተደማመጥን። በይቅርታም ሊሆን ይችላል። እንዲሁም ደግሞ ስራ ላይም ከሆነ ወይም ደግሞ የሆነ እቃ ከሆነ የተበላሸው ያንን ነገር። በቃ ችግሩን ችግር ነው ብለን ከመቀበል ይልቅ ወደ ቶሎ ብለን ወደ መፍትሄው መሄድ የመፍትሔ ሰው መሆን። እጅግ አለም እንደሁም በሀገር ደረጃ ሳይሆን በአለም ደረጃ እንደዚህ የሚያደርጉ በጣም ውስን ሰዎች ናቸው። እነዚህ ሰዎች የአለማችን ስኬታማ ሰዎች ናቸው። እና የተበላሸን ነገር ለማስተካከል እሞክራለሁኝ። ያው ከፈጣሪ እርዳታ ጋር የተበላሹ ነገሮችን ማስተካከል ኢቭን አሁን ባለሁበት ሁኔታ ላይ እራሱ የተበላሹ በጣም ብዙ ነገሮች አሉኝ። እና እነኚን ነገሮች ለማስተካከል ጥረት ላይ ያለሁበት ሁኔታ ነው። እና የተበላሸን ነገር ማስተካከል እንደ ሀገር ደረጃ እንደ ግለሰብ ሳይሆን እንደ ሀገር ደረጃ ወሳኝ ነገር ስለሆነ ማስተካከል አለብን

እሺ ወደ ስራ ምን ልብስ ትለብሳለህ ይላል? እንግዲህ ወደ ሰራ ምንአልባት አሁን የምሰራበት ስራ ቦታ ምንም አይነት የስራ የ ልብስ ምርጫ የለውም። ምንም አይነት ልብስ ለብሼ ብሄድ ምርጫ የለውም ብቻ ምን ማድረግ አለብኝ በአግባቡ መሆን መቻል አለበት። አካላቴን ሙሉ በሙሉ የሚያሳይ የተቀዳደደ ምናምን መልበስ አልችልም እንጂ ከዛ ውጪ ምንም አይነት ቢሆን ለብሼ መሄድ እችላለሁ። እና በዚህ አጋጣሚ በዚህ አጋጣሚ ከዚህ በፊት የነበረኝ የስራ ቦታ ላይ ግዴታና ግዴታ ሱፍ ብቻ ነበር የሚለበሰው። እና የሚገርመኝ ነገር ሱፍ መልበስ ነው የሚቻለው ግን ደግሞ ብር የለውም። ሱፍ እየለበስኩ ለማኝ መሆን ሱፍ እየለበስኩ የሆነ በቃ እኔን የማይመቸኝ ነገር። ሱፍ ለብሰህ የስራውን ባህሪ አክብረህ መልበስ መቻል አለብህ። ግን በቃ ማግኘት መቻል አለብህ ቢያንስ የሱፍ መግዣ የሚሆነን። እና እኔ የስራ ቦታዬ አሁን የምሰራበት ምንም አይነት ልብስ ብለብስ ችግር የለውም። ለምሳሌ ሱፍ ልብሶች ለስራ በጣም ተመራጭ ናቸው ዘንጠህ አምሮብህ በቃ የስራ ሰው መሆን ግን ይገልጻሉ ሱፎች ማለት ነው። ያልተጣበቁ ሱፎች በትክክል የተሰፉ ሱፎች ሱፍ ላይ ከምንም በላይ የከለር ምርጫና የአሰፋፍ የልብሱን አሰፋፍ በጣም ወሳኝነት አለው ብዬ አምናለሁኝ። እና ይሄ ይሄ ነገር አለ። ምናልባት አሁን ቅድምም ለመናገር እንደሞከርኩት አሁን በምሰራበት ሰውነቴን የሚያሳይ መልበስ የለብኝም። ክፍት በጣም የተከፋፈቱ የተቀዳደዱ በጣም ስስ የሆኑ ልብሶችን መልበስ አልችልም ከዛ ውጪ ማንኛውንም ልብስ ለብሼ ስራ ቦታዬ ላይ መገኘት እችላለሁ

ምንም አዲስ ነገር መማር ትፈልጋለህ ነው የሚለው? እንግዲህ እኔ አዲስ ነገር መማር እፈልጋለሁ። የምፈልገው አዲስ ነገር ግን አንደኛ እና ኤአይ አውቶሜሽን ኤአይ ንግዶች ላይ ማለት ይሄ ክሪፕቶ ከረንሲ ላይ የኤአይ ንግዶች አሉ። እንደነዚህ አይነት ነገር ፎሬክስ ሊሆን ይችላል ባይናንስ ላይ እነዛ ላይ የኤአይ ትሬድ ማድረጊያ ቦቶች አሉ እና እነኛን በጣም መማር እፈልጋለሁ። የኔን ስራ ሙሉ በሙሉ ሀላፊነቱን ወስዶ ለሚሰራልኝ ኤአይ መስጠት እፈልጋለሁኝ። እና እዚህ ቦታ ላይ በደንብ መስራት እና ትኩረቴን ወደ እሱ ማዘንበል ወይም ደግሞ ወደ እሱ ማተኮር አለብኝ ብዬ አምናለሁኝ። እና ሶ ምንድነው አዲስ ነገር መማር የምፈልገው። አሁን እንግዲህ ነገሮች ሁሉ ወደ ዲጂታላይዝድ እየሆኑ ነው ወይም ደግሞ አለም ራሱ ወደ አንድ እየመጣች ነው በዚህ አጋጣሚ አለም ወደ አንድ በምትመጣበት አጋጣሚ ራስቼ ወይም ደግሞ ሰው ሰርቶ የሚያመጣው ውጤት ብቻ በቂ አይደለምና በኤአይ መታገዝ መቻል አለበት። ለዛም ደግሞ የኤአይ ንግዶች የኤአይ አውቶሜሽን መስሪያ ሊንኮችን መማርና መቻል አለብንና ለዛም ነው አዲስ ነገሮችን እነኚህን አዳዲስ ነገሮች መማር እፈልጋለሁ። ማወቅ እፈልጋለሁ አውቄ ደግሞ ወደ ተ

ውሳኔ መስጠት ትችላለህ ይላል። እኔ ለውሳኔ አልቸገርም። ውሳኔ በፍጥነት እወስናለሁ። ያ ውሳኔ መቀየር ካለበት ደግሞ በፍጥነት ነው ምወስነው ወስኔ ቀይ። አንዴ ወስኛለሁና ትክክል ያልሆነ ውሳኔ ላይ መቆየት አልፈልግም። ይሄ ራሴ አቋም። ውሳኔ ቅጽበታዊ ነው የሚባል ነገር አለ በቅስፈት ትወስናለህ። በቅስፈት የምትወስነው ውሳኔ ግን ዝም ብለህ ሳታስብበት ወስነው ሳይሆን ውሳኔ ቅጽበታዊ ቢሆንም እንኳን። ለዛ ነገር አስበህ መወሰን መቻል አለብህ። ነገ ምን አለ ተነገወዳ ምን ይመጣል? ቀጣይስ ምን ይመጣል? እሚለው ላይ ትኩረት ማድረግ በአካባቢያችን ያለን ነገር መመርመር መቻል። አለም ላይ ምን እየተካሄደ ነው? ምን እየተ አስፈላጊ ነገር ነው። ስለዚህ ውሳኔ መስጠት በጣም እጅግ እጅግ በጣም ውስ ለውሳኔ የውሳኔ ሰው መሆን እጅግ በጣም አስፈላጊና ወሳኝ ነገር ነው። በህይወታችን አጋጣሚ መጀመሪያ ከሰው ተማክሮ ከመወሰን ይልቅ ከራስ ጋር ተማክሮ መወሰን እጅግ በጣም አስፈላጊና ጥሩ ነገር ነው። ስለዚህ ስለዚህ ውሳኔ ስንወስን ጠንከር ብለን ጠንካራ ውሳኔ። ያ ለዛው በዛ ውሳኔ ደግሞ ሰዎች ሊጸጸቱበት ሳይሆን ሰዎች ሊደሰቱበት የሚችሉ ውሳኔ ለመወሰን ውሳኔ ላይ ጥንቃቄ ማረግ መቻል አለብን። አንድ ውሳኔ ህይወታችንን ገደል ውስጥ ሊከታ ይችላል። ህይወታችንን ደሞ ከገደል ውስጥ ሙሉ በሙሉ ሊያወጣው ይችላል። እና በወሰው ውሳኔ ላለመጸጸት ደግሞ የሰዎችን አስተያየት አለመቀበል አካባቢያችንን ማንበብ መቻል ግን ደግሞ የሰዎችን አስተያየት ወይም በሰዎች ውሳኔ።

በዚህ ቅዳሜና እሁድ ምን ታደርጋለህ ነው የሚለው? እንግዲህ እኔ ቅዳሜና እሁድ በስራ ነው የማሳልፈው። ነገ ጠዋት ቅዳሜ ማለት ነው። ቅዳሜ አንድ ሰዓት ከጠዋት ገብቼ ከምሽቱ አራት ሰዓት ነው ከስራ የምወጣው። እሁድም ከረፋዱ ሶስት ሰዓት ተኩል ገብቼ አራት ሰዓት ነው የምወጣው ከስራ ማለት ነው። በዚህ አጋጣሚ ያው በስራ ነው የማሳልፈው። እሁድ ቅዳሜ እዚህ ስራ ከመግባቴ በፊት ግን እሁድ ቅዳሜ ራሱን የቻለ ፕሮግራም አለኝ። እሁድ ቅዳሜ የማሳልፈው አንደኛ ቤተክርስቲያን ቸርች እሄዳለሁ። ሁለተኛ ደግሞ ከቸርች ስመለስ የተለያዩ ስልጠና ማዕከላት ሄጄ ስልጠና እወስድ ነበረ። ከዛ በተጨማሪ ደግሞ ከጓደኞቼ ጋር ማሳለፍ ካለብኝ ከጓደኞቼ ጋር እገናኛለሁ። ከቤተሰብ ጋር መገናኘት ካለብኝ ከቤተሰብ ጋር የምገናኝበት ሁኔታ ነበር። እና ያ ነገር ግን ቀርቶ አሁን ላይ። ከማን ጋር ነው የማሳልፈው ከተባለ? በስራ ነው እንግዲህ የማሳልፈው

ምን ያህል ጊዜ ወደ ገበያ ትሄዳለህ ይላል ጥያቄው እኔ እንግዲህ ወደ ገበያ የምሄደው እጅግ በጣም ብዙ ጊዜ ነው። እጅግ በጣም ብዙ ጊዜ ወደ ገበያ የምሄደው ለምንድነው ባገኘሁት አጋጣሚና በተመቸኝ ሰዓት ነው እጂ የምሄደው ወይም ደሞ ቤት ላይ የምፈልገው ነገር ከሌለ ገበያ ሄጄ ገዝቼ እመጣለሁ እንጂ አስቤበት በሳምንት አንድ ቀን እሄዳለሁ በወር አንድ ቀን እሄዳለሁ ብዬ አስቤበት አይደለም መሄድ። ለምሳሌ ያህል ሙዝ ቤቴ የለም ሙዝ መብላት ፈለኩኝ ወጥቼ ገዝቼ ገበያ ሄድኩኝ ገዝቼ ተመልሼ እበላለው። ዳቦ ቤት የለም ወጥቼ ገበያ ሄጄ ዳቦ ገዝቼ ተመልሼ መጥቼ እበላለሁ። እንቁላል ቤት የለም እንቁላል ሄጄ ገዝቼ መጥቼ እበላለሁ። ሶ ልብስ ካስፈለገኝ ለምሳሌ ካልስ የለኝም ካልስ መግዛት አለብኝ ስለዚህ ወጥቼ ሄጀ ገባያ ካልስ ገዝቼ እገባለሁ እንጂ የተመደበ ሰዓት ይሄን ለመግዛት ብዬ የመደብኩት ሰዓት የለም። ስለዚህ ይሄን ለመግዛት ብዬ የመደብኩት ሰዓት እስከሌለ ድረስ እስከሌለ ድረስ ምንድነው የገበያ ምን ያህል እሄዳለሁ? የሚለውን ነገር ማወቅ አልችልም። በቃ በሳምንት አስራ አምስት ጊዜ ሊሄድ እችላለው ስምንት ጊዜ ሰባት ጊዜም ልሄድ እችላለው እንደየሁኔታው ጭርሽም እማልሄድበትም አጋጣሚ ሊሆን ይችላል ስራ ከሆንኩኝና ሙሉ አስቤዛዬን አንዴ ከገዛሁ ላልሄድ ይችላል ስለዚህ የምሄደው በምኑ መሰረት ነው እኔ ባለውበት ሁኔታ መሰረት ነው እንጂ የተወሰነ ጊዜ የገበያ ሰዓት የለኝም ማለት ነው። በዚህ መንገድ ነው ምናልባት የተወሰነ ሰዓት ያላቸውን ይሄ ማለት በአስራ አምስት ቀን አንድ ቀን የሚገዙ ሰዎች ሙሉ ነገሩን በአንዴ ሊገዙ ይችላሉ ፍሬሽ ያልሆነ ነገር ሊሆን ይችላል የሚጠቀሙት የመበላሸት አቅሙ የሰፋ ነው የሚሆነው። ከእነዚህ ተጽዕኖዎች ወይም ደግሞ ከእነዚህ ችግሮች እኔ በራሴ ድኛለሁ ወይም ደግሞ ጥሩ ነው ብዬ አምናለው።